ዛሬ የቡድን ስብሰባ አለን ሁሉም ሰራተኞች ይሰበሰባሉ። አዲስ ፕሮጀክት መወያያ አለብን። አለቃው የስራ ክፍፍል ያቀርባል። እያንዳንዱ የተግባሩን ሚና ያውቃል። ተግባሩን ተለዋውጠን እናቀርባለን። አንዳንዶች ጥያቄዎችን ይጠይቃሉ ሌሎች አማራጮችን ይሰጣሉ። ጊዜ ገደብ አጥብቀን በመከተል አለብን ትብብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልጋል። ስብሰባው ሰዓት ይወስዳል ግን ግልጽነት ይገኛል። ከዚያ ወደ ስራ እንመለሳለን። ተነሳሽነት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

ሙዚቃ ያለ ሁለት ህይወት አልችልም በየቀኑ እሰማለሁ። የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ። ሲሰራ ሙዚቃ ያግዘኛል በመኪና ውስጥም እሰማለሁ። ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን አንዳንድ ዘፈኖች። ይለቁኛል ደስ ያሰኙኛል። ሙዚቃ ስሜትን ይለውጣል ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት

ምርጥ ምግቤ ዶሮ ወጥ ነው። በጣም ጣፋጭ ነው። ቀይ በርበሬ እጠቀማለሁ። ስጋ እና እንቁላል ይኖርበታል። እንጀራ ጋር እበላለሁ። እሁድ ላይ እናቴ ታዘጋጀዋለች። ቤት ሁሉ ጥሩ ይሸታል። ቤተሰብ ሁሉ ያውዳል። ትንሽ ለውጥ ሲጨመር ለተሻለ ይሆንዋል። ደረጃ በደረጃ በዝግታ መብላት ነው። ከአይብ ጋርም ጥሩ ነው። ይህ ምግብ አሁንም እፈልጋለሁ። የምግብ ቤቶች ላይም አዝዋለሁ። ዶሮ ወጥ የኢትዮጵያ ልዩ ምግብ ነው።

ገበያ መሄድ አስደሳች ነው በየሳምንቱ እሄዳለሁ ብዙ ነገሮች አሉ አትክልትና ፍራፍሬ እገዛለሁ ጫጮቹ ጥሩዎች ናቸው ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ። ደረቅ እቃዎችንም እገዛለሁ ሰዎች በብዛት አሉ ድምጽና እንቅስቃሴ ይሰማል። ገበያው በጣም ተንቀሳቃሽ ነው። ትኩስ እቃዎችን ማግኘት ደስ ይላል። የቤት እቃዎችም ሁሉ ይገኛሉ። የእለት ሁሌ እጠብቃለሁ። በከራጤ እሸከማለሁ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

በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶቻችን የተለያዩ ናቸው ስለ ፕሮጀክቱ አቀራረብ መደራደር አንችልም ሁለታችንም እናምናለን ውይይቱ ትንሽ ሞቅ ሆነ ሌሎች ሰራተኞችን አስተዋውለናል። ይህ ምቹ አይደለም። ለመቆጣጠር እየሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል። ችግሩን መፍታት አለብን። ስራው መቀጠል አለበት ግላዊ ስሜቶችን ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማት ይጠይቃል።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

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብኝ። አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ። ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ። ባልደረቦቼም እንዲሁ የተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶች ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ ያለማቋረጥ ይለወጣል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

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስ ብሏል መክፈቱ ረጅም ጊዜ ይወስዳል መተግበሪያዎች ይቀዘቅዛሉ በእርግጥ አስጨንቋል። መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስሞከርኩ። ይህ አልረዳም አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል። ወይም የአሮጌ ምልክት ነው ይህ ኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ። ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ። የመንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት በውስጥም እጸልያለሁ ጠዋትና ምሽት። እንዘክራለን የእምነት መጽሐፍ አነባለሁ። በጾም ጊዜ ህግን እከተላለው። የመንፈሳዊ እድገት ይሰጣል እምነት ተስፋ በእግዚአብሔር ላይ እተማመን

ለደንበኛ አቀራረብ እያዘጋጀው ነው በመጪው ሳምንት ይሆናል። ሰላዮች ማዘጋጀት አለብኝ። መረጃ በግልጽ ማቅረብ አለበት። ምስሎችና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል። የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። በዓልኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምሰማራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ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

የባህላዊ ዳንስ መማር ጀምሬያለው። እስክታ በጣም ውብ ነው። እግሮችንና ትከሻዎችን በልዩ መንገድ እጠቀማለሁ። የሙዚቃ ምት መከተል አለብኝ። መምህሩ እንቅስቃሴዎችን ያሳያል እኛም እንደግመዋለን። በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እለማመዳለሁ። ሁሉም አብረን እንደምናለን ባህላችንን መጠበቅ አስፈላጊ ነው። በባዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው። ይህ የኛ ማንነት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

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ስራዎችን መጠቀም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስታዋውቂያለሁ። ስለ ስራዬ ተናግሬያለሁ ሌሎችም ስለእነሱ ነግረውኛል። የንግድ ካርዶችን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን ይህን እድል። አመሰግናለሁ የስራ አውታር መረብ ለእድገት አስፈላጊ

በዓል ሲመጣ ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛለን። ጽጌሬዳና እንጀራ እናዘጋጃለን። ቤቱን እናጸዳለን አበባዎችን እናስቀምጣለን ጎረቤቶች እርስ በእርሳቸው ይጎበኛኛሉ። ልጆችም በጣም ይደሰታሉ። ሁላችንም አብረን እንበላለን። አገሬ ዘፈኖችን እንዘፍናለን የቤተክርስቲያን ደውል ይሰማል። ሁሉም ሰው በረከት ይለዋወጣል። ይህ የባዓል ጊዜ ነው። በዓላት ህይወትን ይሞላል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

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፒ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው ፍሬሽ ጁስ እገዛለሁ ከአቮካዱ ወይንም ከማንጎ። ሻጮቹ ፈጣን ናቸው በቀጥታ በፊትህ ያዘጋጁታል። ዋናው ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል ይህ የተለመደ ልምድ ነው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

የመስመር ላይ ግዥ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ። የተለያዩ ድረ ገጾች እመለከታለሁ ዋጋዎችን አነጻጽራለሁ። የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ አስገባለሁ። ትእዛዙ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል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

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር አናግራለሁ እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጠኛል እህቶቼ ደስታቸውን ያጋሩኛል። እናቃንሳለን ስለ አዲስ ነገሮች እንነጋገራለን። የቤት ወሬዎች እሰማለሁ አንዳንድ ጊዜ ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰቤ ሁሌ በልቤ ውስጥ ናቸው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

ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ። የቡናው ሽታ ብቻውን ያስደስተኛል በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳሳዋለን ከዚያ አንፈጨዋለን። ጀበና ውስጥ እናፈለዋለን ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው የቡና ሽታ። ቤቱ ሁሉ ይሞላል ይህ ጊዜ በጣም እወደዋለሁ ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት

እንጀራ ማብሰል የቤተሰብ ስራ ነው መጀመሪያ ጤፍ መፍጨት አለብን ከዚያ በውሃ እናቅመዋለን። ሶስት ቀናት መጠበቅ አለብን ሲያርፍ ጥሩ ሽታ አለው። ምጣድ ላይ እንጎርፋለን። ትልቅ ክብ መልክ አለው በሰአት ላይ በፍጥነት ይበስላል። ጎን እናበስለዋለን ከዚያ በጥጥ እንሸፍነዋለን። እንጀራ በየቀኑ እንጠቀማለን ከወጥ ጋር ጣፋጭ ነው። ይህ የኛ ባህላዊ ምግብ ነው። ማብሰል ጥበብ ይፈልግ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

ከስራ በኋላ መራመድ እወዳለሁ አካሌ እንቅስቃሴ ያስፈልገዋል። በአካባቢው ዙሪያ እራመዳለሁ አየሩ በጣም ቀዝቃዛ ነው ሰዎች እየተመለሱ ነው። ልጆች እየተጫወቱ ነው። ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው ሰማይ ቀይና ብርቱካናማ ይሆናል። ይህ የእረፍት ጊዜ አይምሮዬ ይረጋጋል። ስለነገ ማሰብ ጀመርኩ ደህንነት ይሰማኛል። መራመድ ጤንነት ይሰጠኛል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

ልብስ የማጥብበት ቀን ሁሌ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ እያማው ማሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል ሽቷቸው ደስ የሚል ነው። ከደረቁ በኋላ እቀባለሁ አንዳንድ ልብሶችን እለብሳለሁ ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባሬ ነው። ሁሌ ማድረግ አለብኝ

ባህላዊ ዳንስ መማር ጀምሬያለሁ እስክታ በጣም ውብ ነው እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ መክተን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል እኛም እንደግመዋለን በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎችም ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደንሳለን። ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው ይሄ የኛ ማንነት ነው።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

ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች። እህቶቼ እየረዷት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይናገራል። አባቴ ይስቃል፤ እናቴ ትከተላለች፤ ወንድሜ አዲስ ነገሮችን ይናገራል፤ እኔም የእለቱን ልምድ እናገራለሁ። እነዚህን አብረን መሆን እንወዳለን። ቤተሰብ የህይወት ማዕከል ነው። በየምሽቱ ይህን እናደርጋለን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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆች ምን እያደረጉ አያለሁ። መልእክቶችን እመልሳለሁ ሰዓታት ያልፋሉ። ይህ ጤናማ አይደለም ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይንም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ። የስልኬን ጊዜዬን መቀነስ አለብኝ ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋቸዋል

ለማስተዋወቅ ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ። አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል። አንድ ጊዜ ተጨንቄያለሁ ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ የክህሎቴን ማሳደግ። ነበረብኝ አዲስ ቴክኖሎጂ ተማርኩ ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርብ እሰማለሁ። ምንም እንኳን ምን ቢሆን መስራት እቀጥላለሁ።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

ገንዘብ መቆጠብ እየሞከርኩ። ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ አስፈላጊ ወጪዎችን ለመቀነስ ጀምሬያለሁ። የቤት ምግብ መብላት ይረዳል። ከምግብ ቤቶች ላይ በመብላት ውድ ነው። ወደ ገበያ ዝርዝር ይዤ እሄዳለሁ። ተጨማሪ ነገሮችን አልገዛም። ባንክ ውስጥ ማስገመጥ ደህንነት የተጠበቀ ነው። ለወደፊት እቅድ ማድረግ አለብኝ አንዳንድ ጊዜ ከባድ ነው። ግን አስፈላጊ ነው ቁጠባ ለነገ ተስፋ ይሰጣል።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

ዛሬ ትራፊክ በጣም ይበዛል። ለሰአት ያክል አልተንቀሳቀስንም። መኪናዎች ረዣዥም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች እያንዳንዱን ይነጋገራሉ። ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ። ጰ ፀሀይ በጣም ታቃጥላለች። ሙቀቱ ይበዛል። መዘግየቱ ያበሳጨኛል። ለስብሰባየ ዘገይቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል። በመጨረሻም ይንቀሳቀሳል።

ዛሬ ምሽት የፊልም ምሽት ነው፤ ጓደኞቼ ይመጣሉ፤ አዲስ ፊልም መምረጥ አለብን፤ ምናልባት አስቂኝ ወይንም ድራማ፤ ፋብሪካዎች ማዘጋጀት ጀምሬያለሁ፣ መጠጦችን ማዘጋጅቻለሁ፤ ሁሉም በሶፋ ላይ እንቀመጣለን፤ መብራቱን እናጠፋለን፤ በትልቁ ስክሪን እንመለከታለን፤ አንዳንድ ጊዜ እናስቀድሳለን፤ አንድ አስደሳች ክፍሎች ላይ እንወያያለን፤ ፊልሙ ካለቀ በኋላ እንነጋገራለን፤ ምን እንድንወድድ እንነጋገራለን። የፊልም ምሽት የመዝናኛ ጊዜ ነው ከጓደኞች ጋር ጊዜ ማሳለፍ ይበልጣል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

በየሳምንቱ ቤተሰቤን እደውላለሁ። ከቤት ርቄ ስለምኖር እናገራለሁ፤ እናቴ ሁሌ በደስታ ትመለሳለች፤ ስለ ሁሉም ነገር ትነግረኛለች፤ አባቴ መልስ ይሰጣል፤ እህቶቼ ደስታቸውን ይናገራሉ፤ እንስቃለን ስለአዲስ ነገሮች እንነጋገራለን፤ የቤት ወሬዎችን እሰማለሁ፤ አንዳንድ ጊዜ ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ ግንኙነት በጣም አስፈላጊ ነው ቤተሰብ ሁሌ በልቤ ውስጥ ናቸው።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

ድመት አለኝ ስሟ ሉሲ ናት በጣም ውብና ተንኮለኛ ናት በየቀኑ መመገብ አለብኝ ውሃውን መቀየር አለብኝ ከእኔ ጋር መጫወት ትወዳለች። ትንሽ ኳር ታሳድዳለች አንዳንድ ጊዜ በእግሬ ላይ ተኝታለች ሙቀቷን እሰማለሁ። ስትታመም ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት ከእርሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣል

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ። ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው። ግን ስለተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለሁ አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም የተሻለ ነው ከጓደኞች ጋር አብሮ መስራት። ያበረታታል እርስ በእርሳችን እንገፋፋለን ሰላሳ ደቂቃ ያክል ይወስዳል ይህ እንደ ልምድ ለማድረግ እፈልግ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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች የማይክሬቭ አሞቃለሁ። በወደደው ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠማቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነግራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላለባት ከዚያ ወዲያ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው